የድምጽ መልእክት ትልካለህ? አዎ የድምጽ መልእክት ብዙ ጊዜ እልካለሁኝ ወደ ተለያዩ ጓደኞቼ በተለያዩ አጋጣሚዎች እና ሰፋ ያሉ መልእክቶችንም ሲሆኑ መልእክት ከመጻፍ ይልቅ በድምጽ መልእክቶችን ነው የማስቀምጠው። ብዙ ጊዜም በጣም ጊዜን ያፈጥንልኛል ቶሎ የምፈልጋቸውን ሰፋ ያልሆን መረጃዎችንም በአጭር ጊዜ እንድልካቸው እና በጥሩ በሚባል ጥራት ሁላ እንዲደርሱ ያግዘኛል ማለት ነው። እና የድምጽ መልእክት በጣም እልካለሁኝ አብዛህኛው ጊዜ በቴሌግራም እንደዚህ የድምጽ መልእክቶችን ነው የምልከው። በጣም ብዙ ጊዜም ከብዙ ጓደኞቼ ጋር እንዲሁ የበለጠ እያወራን ሁላ መስሎ ነው የሚሰማኝ። እና የድምጽ መልእክቶችንም የተለያዩ አስቸኳይ ስራዎችንም ሲኖሩኝ እንዲሁ ሜሴጆችንም ከመጻፍ መልእክቶችንም ከመጻፍ የድምጽ መልእክቶችን ነው የማስቀምጠው ብዙ ጊዜ በጣም ጊዜ እኔም ሁሉም ነገርም ስለሚቀንስልኝ ማለት ነው። እና ብዙ ጓደኞቼ እነሱም ይልኩልኛል ብዙ የተለያዩ ስራዎችንም ስናገኝ የተለያየ አዳዲስ ነገሮችን ለመስራት ስንሞክር በተለየም መልኩ የድምጽ መልእክቶችን የሚያስቀጡልኝ ብዙ ጓደኞች አሉኝ። እንዲሁ የስራ ባልደረቦቼም በጣም ብዙ አሉ የድምጽ መልእክቶችንም የሚያስቀምጡልኝና ብዙ ስራዎችንም አብረን የምንሰራባቸው በድምጽ መልእክቶችንም እየተቀያየርን ብዙ ጊዜ የተለያዩ መልእክቶችን ከመጻፍ ይልቅ የድምጽ መልእክቶችንም ስለሚቀልና በዛ መልኩ ብዙ ስራዎችንም ቶሎ እንድንሰራ የራሱ የሆነ ትልቅ ድርሻ ነው የሚጫወተው ማለት ነው። እና በተለያዩ ቦታዎችንም ብዙ ሰዎችንም አያለሁኝ በተለያዩ እረፍት በመሆን በሰአት የተለያዩ ታክሲ ላይ በምትጠቀምበት ሰዓት ብዙ ሰዎች የድምጽ መልእክቶችን እንደሚጠቀሙና ቀለል ብሎ የተለያዩ ነገሮችንም ከመጻፍ ይልቅ በድምጻቸውም ወደፈለጉት ሰው የሚፈልጉትን መልእክት ማድረስ እንደሚችሉ ነው የተረዳሁት ማለት ነው። እና ይሄም የኔ ብቻም ሳይሆን በጣም ብዙ ሰው ነው የሚጠቀምበት። ሁሉም ነገሮችንም በጣም የተሻለ ነው ከሌሎች መልእክቶችን ከመጻፍ ከሌሎች ነገሮችን በጣም ሁሉም ነገርም ጊዜም ይቀንሳል የምትፈልገው መልእክትም ሰፋ አድርገህ እንደዚህ ትገልጽና ወደዛ ሰውም ትክክለኛ ስሜት እንዲሰማው ሁላ የምታደርግበትን አጋጣሚ ነው የድምጽ መልእክት ማለት ነው። እና ልክ እንደ ስልክ መደወል አድርጌ ነው የማስበው ከስልክ መደወል ጋር ምንም የሚለያይ ነገር የላቸውም። ለኔ የድምጽ መልእክት አብዛኛው ጊዜም በዚህ ሰዓት በጣም የድምጽ መልእክት ብቻ ነው መጠቀም። የምችለው እና የምትጠቀመው ያን ነው ብቻ ነው ነገር ግን አንዳንዴ በጣም ጫጫት ያለበት ቦታ ላይ ለማውራት የማይመች ቦታ ላይ ብዙ ነገሮችንም ድምጽ ያለበት ቦታ ላይ ሜሴጅንም መልእክት ነው የምጽፈው ማለት ነው። ከዚህ በፊትም በጣም ብዙ ጊዜ መልእክትን እየጻፍኩኝ ነበር ነገር ግን ጊዜህን በጣም ይበላልሃል። በተለያዩ አስቸኳይ ስራዎችንም ሲኖርህ ያ ሰው እየጠበቀ ከሆነ መልስም ድምጽም እየተቀያየርክ ከሆነ ያንተንም መልእክት እየጠበቀ ከሆነ ቶሎ የሚደርስልህ የድምጽን መልእክትን ስለሆነ ከሁሉ መልእክቶች ሁላ በጣም የተሻለ እናት ቶሎ የሚደርስ ወደዛ ሰውም በቀጥታ እኔ እንደማወራው እና ስሜቱ የኔ እንደሆነ ሁላ እንዲገባው በደንብ ትኩረት አድርጎ እንዲያየው ሁላ ያግዘዋል ማለት ነው። የድምጽ መልእክትን እና በጣም ደስተኛ ነኝ ብዙ ጊዜም እንደዚህ ነው። ብዙ ሰዎችንም በዚህ መልእክት እየጻፉ በተለይ ቦታዎችንም ሲዘገዩ አያለሁኝ እና አንዳንድ ጓደኞቼም አሉ እንደዛ የሚያደርጉ ብዙ ጊዜም በፈለጉት ነገር አይደርስላቸውም ሁሉም ነገር እና የድምጽ መልእክትም እንዲጠቀሙ በተለየያ መንገዶችንም አሳያችኋለሁ። አንዳንዴ ስልካቸውም የማይሰራ አለ የድሮ ስልክ ሲሆን እነሱንም እንዲቀይሩና ከጊዜው ጋር እንዲራመዱ ወደ በተለያየ መንገዶችንም እያሳየሁኝ አንዳንድ እኛ እንዴት አድርገን በቀላሉ ነገሮችንም እየሰራን እንዳለ ነገሮችንም እየተላላክን እንዳለ የፈለግነው ነገር በቀላሉ እንዴት እንደምናገኝ በስልካችን አዳዲስ ስልኮችን ሲሆን በጣም የተሻለ እድል እንደሚፈጥሩ ነው። በተለያየ መንገዶችንም በዛው አጋጣሚ የማሳየችው እና ሌሎች አዳዲስ ስልኮችን እንዲገዙ የራሴን ሆነ ትልቅ ግፊት ነው የማደርግላቸው ለጓደኞቼም ለቤተሰቦቼም ማለት ነው። እና እኛ እንዴት አድርገን በቀላሉ እንደምንልክና እነሱ በጣም ብዙ ሰዓት የሚወስድባቸውን የተለያዩ ሚሴጆችን የተለያዩ መልእክቶችን የሚጽፉበትን ሰዓት እኛ በቀላሉ አውርተን ልክ ካንተ ጋር እንደማወራ አይነት ስሜት የሚሰማው ከብዙ ሰዎች ጋር በዛው መልእክት ነው የምጻጻፈው በዚህ ነው የምሰራው እያልኩኝ ብዙ ጓደኞቼ እያሳመንኩኝ እያሳየኋቸው በጣም ይወዱታል ብዙዎችንም ወዶት ወደ ስራውና በእንደዛ መልኩ የተቀየሩም አሉ ማለት ነው። እና ስልካቸው የማይሰራላቸው ስልክ ለማግዛት እና ራሳቸውን በተለያየ መንገዶችንም ማሻሻል የሚፈልጉን ብዙ ጓደኞቼ የተፈጠርነው አሁን እና በጣም የተሻለ ነው የድምጽ መልእክት። በጣም የተሻለ ነው ከሁሉም መልእክቶች በጣም ፈጣን ነው። የፈለከውን ትክክለኛ መልእክት ታስቀምጣለህ በአጭር ሰዓት በሚባል መልኩ የምትፈልጉ አይነት ስሜት ይሰጥሃል ለዛ ሰውዬ በጣም የሚያስፈልግን ትክክለኛ ያንተን ስሜትን ያንፀባርቃል ወደዛ ሰውዬ ማለት ነው። እና የድምጽ መልእክት አዎ በጣም ነው የምልከው ብዙ ጊዜ እልካለሁ።